አካባቢዬን በደንብ ነው የምወደው ምክንያቱም አካባቢዬን መርጬ መጀመሪያ እኔ ስለገባሁበት ያለሁበትን አካባቢ እወደዋለሁ ለኔም አመቺና እጅግ አስደሳች የሆነው ቦታ ነው የምኖርበት አካባቢ። ስለዚህ አካባቢዬን በጣም ነው የምወደው በጣም ነው የማደንቀው። እና ሁሌም ራሴን እንደ አዲስ ለማደስ ያገለግለኛል።

አዎ በስትክክል ምክንያቱም ልብሶቼን ለብሼም ሳስቀምጥ በስተክክል ነው የማስቀምጠው። እንደገና ደግሞ አጥቤ ሳስቀምጥም በስነ ስርዓት ነው የማስቀምጠው። ምክንያቱም ልብሶቼ ስርዓት ይዘው መልበስ እፈልጋለሁ። ራሴን በአለባበስና በኳሊቲ ስለምለካ። ልብሶቼን በደንብ ነው ስርዓት የማሲዛቸው ስለዚህ ሁሌም ሳስቀምጥ ስርዓት ባለው ሁኔታ ውስጥ ነው።

ደብዳቤ መጻፍ አልወድም። ምክንያቱም ብዙ ጊዜ የምጠቀመው እኔ መልእክቴን ለማስተላለፍ የተለያዩ ቴክኖሎጂ መንገዶችን ነው ከእነዛም ውስጥ ስልክ መደወል ሊሆን ይችላል ኦንላይን ላይ በመጸጸፍ ወይም ላይቭ ቻት በማውራት ሊሆን ይችላል። በዚህ አይነት ሁኔታ ውስጥ ነው መልእክቴንም የማስተላልፈው ደብዳቤ ወደፊትም እጻጻፋለሁ ብዬ አላስብም። እስካሁንም ብዙ ጊዜ ተጻጽፌ አልመጣሁም እና ደብዳቤ መጻጻፍ አልወድም።

የመንገዴን ስም በሚገባ አውቃለሁ ምክንያቱም ከስራ ወደ ቤት ከቤት ወደ ስራ እንዲሁም በተለያዩ አጋጣሚዎች የተለያየ ቦታ ምሄድባቸው መንገዶች ወይም ለመሄድ የምጠቀምባቸው መንገዶችን ስም በሚገባና በጥሩ ሁኔታ አውቃቸዋለሁ። ስማቸውም አምስተኛ መንገድ ሰባተኛ መንገድ እየተባሉ ይጠራሉ ስለዚህ የመንገዴን ስም አቃለሁ።

እኔ ብዙ ጊዜ የሚመቸኝ ቅዝቃዜ ነው። ግን የሙቀት ሰዓት ብዙም ምርጫዬ አይደለም። ግን የሚመቸኝ የሙቀት መጠን ከሃያ እስከ አስራ ዘጠኝ ዲግሪ ሰልሺየስ ውስጥ ባለው ሁኔታ ውስጥ በጣም ይመቸኛል። ከዛ ባለፈ የሙቀት መጠኑ በጨመረ ቁጥር እጅግ በጣም እየደከመኝና እየከበደኝ የሚመጣ ሁኔታ ይፈጠራል ማለት ነው። ስለዚህ ሆት ዋርም የሆነ አየር ሁኔታ አይመቸኝም።

እኔ ባለሁበት አካባቢ ውስጥ ቀርከሃ ያድጋል። ግን እኔ አካባቢ የለም። ግን በዙሪያዬ ያሉ ሰዎች ቅርካሃ አሳድገው ሲሸጡ አውቃለሁ። እና በአካባቢዬ ውስጥ ያድጋል። ግን እኔ ባለሁበት ሁኔታ ውስጥ ቅርካሃ አይቼ አለውቅም። ወይም አጠገቤ የለም